እንደገና ጥቅም ላይ ማዋል ታደርጋለህ ነው እሚል ጥያቄው እሺ ይሄን ጠያቄን ለመመለስ እንደሁሌ ደሞ የተወሰኑ ሀሳቦችን እናነሳና ከዛ እንቀጥልበታለን። እሺ እንደገና ጥቅም ላይ ማዋል ማለት ሲጀመር የዚህ ላይ እንደገና ጥቅም ላይ ማዋል ምን እንደሆነ እደገና ጥቅም ላይ ማዋል ጥቅሞቹን እደገና ጥቅም ላይ ማዋል ጉዳቶቹን እና ደሞ እደገና ጥቅም ላይ ያዋልኩት እቃዎች ካሉ እሱንም እናገራለው። እሺ እደገና ጥቅም ላይ ማዋል ማለት አሁን ለምሳሌ አይሰራም ወይ ደሞ አይጠቅመንም ብለን የጣልነውን ነገር ድጋሚ ወደ እሚጠቅመን ነገር መቀይር ማለት እንደገና ጥቅም ላይ ማዋል ማለት ነው። ስለዚህ እንደገና ጥቅላይ እንደገና ጥቅም ላይ ማዋል ብዙ እቃዎች እንደገና ጥቅም ላይ ማዋል ይቻላል። ስለዚህ እንደገና ጥቅም ላይ ማዋል ማለት ቅድም እንዳወራነው የማይጠቅመንን ነገር ወደሚጠቅመን ነገር መቀየር ማለት ነው። የጣልነውን እቃ ላይ እሱ ላይ ጨምረን ወይ ደግሞ እሱ ላይ ቀንሰን ወይ ደሞ እሱን ራሱን አሳምረን ወሚጠቅመን ነገር መቀየር ማለት እንደገና ጥቅም ላይ ማዋል ማለት ነው። ስለዚህ እንደገና ጥቅም ላይ ማዋል ደሞ ብዙ ጥቅም እና ብዙ ጉደት አሉት። ለምሳሌ ጥቅሞቹ ምንድነው? ካለን እንደገና ማዋል ገንዘብ ነው። ለምሳሌ አሁን ለምሳሌ ቻርጅ ወይ ደሞ የስልክ መሰኪያ ነገር ገመድ የስልክ መስኪያ ገመድ የተበላሸ ከሆነ እሱን ከመጣል ይልቅ ድጋሚ ጥቅም ላይ ማዋል እንችላለን። ለምሳሌ ወደ ሰሪ ጓደኛ ካልን ወይ ደሞ ሰሪ ቤት ወስደን በትንሽዬ ብር ድጋሚ አዲስ ከመግዛት እሱን ወደ እንደገና ጥቅም ላይ እንዲውል ማረግ እንችላለን። ስለዚህ እንደገና ጥቅም ላይ ማዋል ይሄ ይሄ አለው ማለት ነው። አሁን ምን አልን ቅድም የመይሰራን ነገር ወደ ሚሰራ ነገር ነው ያልነውአ የማይሰራውን ገመድ እዲሰራ አድርገን አስተካክለን ካመጣነው በኋላ ይሄ እንደገና ጥቅም ላይ ማዋል ይባላል። ስለዚህ እንደገና ጥቅም ላይ ማዋል ማዋል ደሞ እኔ ለምሳሌ እንደ ጋ ጥቅም ላይ አውዬ እማቀው ነገር ካለ የስልክ ገመድ ነው። እሱ አሁን ወደ ወደ ወደ ወደ ጆሮ መስሚያ መቀየር ይቻላል። ወደ ብዙ ነገር ይቻላል አሁን እኔ የማይሰራውን የስልክ ገመድ ወደ ጆሮ መስመር ቀይሬ አቃለሁ። አሁን እሱን ጥቅም ላይ እንደገና ጥቅም ላይ አዋልኩት ማለት ነው። ስለዚያ እንደገና ጥቅም ላይ ማዋል ጥቀወሞቹ ደሞ ቅድም ደሞ እንዳነሳነው ዋንድን ጥዱን ገንዘብ አለ። ሌላኛው ሌላኛው ደሞ ችሎታንም ማስጌድ ይቻላል። ለምሳሌ የማይሰራን ነገር ወደ ሚሰራ ነገር ቀቀይረን ምንም ጥቅም ባይኖረውም ለሰው ይሆናል ለሰው ማሳያ ይሆናል እንደምንችል ይሄኛው አንደኛው ጥቅሞቹ ነው። ሌላኛው ደግሞ ጉዳትም ደግሞ አለው። ለምሳሌ አሁን የማይረባ እቃ ከሆነ ወይ ደግሞ እኛ መጣል የሚገባን እቃ ከሆነ ለምሳሌ ኮተት ከሆነ እሱን ወደ ማይሆን ነገር እሱን ድጋሚ እራሱኑ ወደ ሌላ ነገር ከቀየርነው ሌላ ኮተት ነው ሚሆነው። እየገባችሁ ነዋ ሌላ ኮተት ነው ሚሆነው የድጋሚ ከቀየርነው እንጂ ግን ደሞ እሱኛውን የማይረባውን ኮተት ደሞ ወደ ቆንጆ ነገር ወይ ደሞ ለምሳሌ ውሃ የውሃ ኮዳን እሱ አብልጦ ወደ ጫማ የመቀየር አለ የሚቀይር ነገር አለ። ስለዛ እሱን ብንጠቀምበት አሁን ወሳኝ ነው እሚሆነው ስለዛ አሁን እደዚህ የውሃ ኮዳዎችን ሰብስቦ ሰብስቦ ሰብስቦ ክዳን ክዳኑን ለይቶ ከፍቶ ይሄን ማሽጊያዋንም እሱንም ልልጦ እሱን ሁሉ አቅልጦ ከዛ ድጋሚ ወደ ሌላ ነገር መቀየር ትችላለሁ። አሁን እሱ ወሳኝ ነገር ነው። እሱ በጣም ጠቃሚና ወሳኝ ነገር ነው። ስለዚህ አንደኛው ጥቅም እምለው ይሄ ነው። እና ደሞ ሌላኛው ጉዳት ደሞ ቅድም እንዳነሳነው ከኮተት ሌላ የኛን ሞራል ሊገድልብን ይችላል። ለምሳሌ አይሆንም ብለን የጣለው ነገር ድጋሚ ሌላ ነገር ብንሞክርበት እና ባይሳካ የኛን ሞራል ላይ ሊገል ይችላል። እና ደሞ እንደገና ጥቅም አውየም አቃለው ቅድም እዳወራውት

በቤትህ ልዩ የሆነ መቀመጫ አለህ? ነው የሚለው። እሺ ይሄን ጥያቄ ከመመለሴ በፊት እንደ ሁሌሙ አንዳንድ ሀሳቦች አንዳንድ ጥያቄዎችን እናንሳና ከዛ በላይ እንቀጥልበታለን። አንጀምር የቤት ውስጥ የቤት መገለጫ ስላንተ ምን ይናገራል? ሌላኛው ደግሞ የቤት መቀመጫ ጥቅሞች እና ጉዳቶቹን እንዲሁ ደግሞ እናወራበታለን። እሺ የቤት መቀመጫ ማለት ብዙ ጊዜ እንደ በድሮ ጊዜ ብንኖረው በአሁኑ ጊዜ የቀረ ነገር ቢሆንም በድሮ ጊዜ ግን ወይ ደግሞ በድሮ ወይ ደግሞ በ እንደዚህ በ በንጉሰ ነገስት ዘመን ግን መቀመጫ በጣም ወሳኝ በጣም ወሳኝ ቦቦታ አለው። መቀመጫ ክብርን ነገርን ይገልጻል። ለምሳሌ ሀሁን ለምሳሌ እንደዚህ መቀመጫ እንደዚህ ቀጥ እንደ ቀጥ ሆኖ ፊት ለፊት ወይም መጀመሪያ የሚቀመጠው አባት ነው። አባት ደግሞ አባት ደግሞ ምግብ ሳይመስቀምጥ ጠረጴዛ ላይ እሱ ነው ፊት ለፊት የሚሆነው። እሱ ነው የቤቱ አለቃ እሱ ነው የቤቱ አለቃ ተብሎ ስለሚታሰብ በድሮ ጊዜ አባት ነበር ከፊት ለፊት የሚሆነው አባት ከፊት ለፊት ይሆናል። ከዛ ደግሞ ልጆች ደግሞ ከዛ ደግሞ ከጎን ደግሞ ሚስቱ አለች። ከዛ በኋላ ደግሞ ልጆቹ አሉ። ከዛ በኋላ እያለ ይቀጥላል። ይሄኛው የአበራር ስራት ነው። ግን አሁን ካየን ወደ ውጭ ሀገር ካየን ለምሳሌ እንደ ደቡብኮሪያ አካባቢ ካየን የነሱ ውጦጫ ክብ ነው። ስለዚህ ማንም ያየ የለም ማንም ከላይ መቀመጥ አይችልም። ማንም ከላይ የተቀመጠ የሚባል ሰው የለም። ምክንያቱም አንድ ነው ከላይያለው አንድ ሰው ነው። ሁሉም ሰው በክብ ሰርቶ ስለሚቀመጥ አለቃ ምናምን ተብሎ የሚታሰብ ነገር የለም። ግን በእኛ በኢትዮጵያ ግን እንደዚህ ክብ ስላልሆነ ክብ ስላልሆነ የ የቤት ውስጥ ያለውን አቅም መግለጫ ነው። ለምሳሌ አሁን እናት ፊት ለፊት ከሆነች ከአባት ይልቅ ቤት የምታስተዳድር ከአባት ይልቅ ገንዘብ የምትሰራ እንደዚህ እንደዚህ ጠንካራ ሴት ከሆነች እሷ ነች ፌት ለፌት የምትቀመጠው። ስለዚህ እኔ በቤቴ ውስጥ ልዩ መቀመጫ አለኝ ብዬ አላስብም። ምክንያቱም ገና ልጅ ስለሆንኩኝ ገና ገና አባወራ ስላሆንኩኝ የለኝም እንደዚህ አይነት ነገር። የኔ መቀመጫ ወይ ከአባቴ ሶስተኛ ወይ ደግሞ ሁለተኛ ወንበር ከላይ የምቀመጠው። ምክንያቱም ልጅ ስለሆንኩኝ እናት ከጎኑ ትቀመጣለች። ይሄ ነው እንደዚህ ባህሪው ስለ ስለዚህ መቀመጫ እንደምናውቀው ሆኖ ጥቅሞችም ጉዳትም አለው። ለምሳሌ አሁን ለምንድነው የአባት ወይ ደግሞ የዋናው መቀመጫ ለምንድነው ጥቅሙ ምንድነው ጥቅሙ ዋናው ጥቅሙ ከተባለ ሁሉንም አንድ ሁሉንም ሳይዞር ይገያብታል። ገባቹሁ እዛጋ ቀጥ ብሎ እዚህ ጋር ልጆቹን ሁሉንም እስከታች ድረስ ቀጥ ብሎ ያይበታል። ይሄኛው ወሳኝ ነገር ነው። አንዳንዴ ደግሞ እናት ከጎኑ ሳይሆን ከአባትዬው ፊት ለፊትም የምትቀመጥበት ጊዜ አለ። ፊት ለፊት ለፊት በለው ግን ተራርቀው። ፊት ለፊት ለፊት ይታያሉ። ግን ይራራቃሉ። ግን የልጆች ሲሆን ግን መቀመጫ የግድ ዞር ዞር ማለት አለባቸው ለመተያየት ወይ ደግሞ ለማውራት። ስለዚህ ይሄ ነው ጉዳት ብዬ የማስበው በመቀመጫ ማለቴ ነው። የግድ የግድ ያዞራል። ግን የአባት ወይ ደግሞ የዋና ወይ ደግሞ የንጉሰ ነገስት ከሆነ ግን ፊት ለፊት ስለሚሆን ሁሉንም በአንድ አቅጣጫ ሳይዞሩ ያይበታል። ደግሞ እንደምነቃቆም ከሆነ ደግሞ ጉዳትም አለው ለምሳሌ አሁን በንጉሰ ነገስት ከሆነ ሰው ሊመቀኝ ይችላል። ለምንድነው ያንን ቦታን የማልይዘው? እኔ ማን ስለሆንኩኝ ነው የማልይዘው? እሳቸው እኔን እኔን በምን በልጠውኝ ነው የሚይዙት? የሚል ሀሳብ ይመነጫል። ስለዚህ ይሄ ሀሳብ ይመነጫል። እኔ ደግሞ በቤቴ ውስጥ ልዩ የመቀመጫ ቦታ የለኝም።

ባህላዊ ልብስ ትለብሳለህ ነው የሚለው ይህ ጥሩ ጥያቄ ነው። መጀመሪያ ጥያቄ ባህላዊ ልብስ ምን እንደሆን እናወራለን። ባህላዊ ልብስን ማረግ ጥቅሞቹ ባህላዊ ልብስ ማድረግ ጉዳቶቹን ይሄን ይሄን በምችለው አቅም ለማውራት እሞክራለሁ። እሺ ባህላዊ ልብስ ማለት ምንድነው ባህላዊ ልብስ ማለት የአንድን ባህል የአንድን አኗኗር የአንድን ሁኔታ የሚያሳይ ልብስ ነው። ስለዚህ ባህላዊ ልብስ ማለት የአንድን የአንድን ቦታ የአኗኗር ዘዬ የአኗኗር ልብሳቸውን ይሄ ሁላ በልብሳቸው መታየት ይችላል። ስለዛ ባህላዊ ልብስ ማለት ይሄን ይሄን የሚያሳየን ባህላዊ ልብስ ይባላል። እና ደግሞ እንደምናቀው ከሆነ ደግሞ ባህላዊ ልብስ ባህላዊ ልብስን ማድረግ ጥቅሞችም ጉዳትም አለው። ሽቀኝ እሱን ከማናንሳቴ በፊት ባህላዊ ልብስን የት ነው የምናደርገው የሚል ጥያቄ በአይምሮዬ ውስጥ መጣ ብኝ። ባህላዊ ልብስን የት ነው የምናደርገው ሲባል። ለምሳሌ አሁን ትምህርት ቤት ብሄር ብሄር ሰቦች ቀን ይከበራል። እንደምናቀው ኢትዮጵያ ከሰማንያ በላይ ብሄር ብሄር ሰቦች አሏት የተለያዩ ባህል የተለያዩ ዘይ ያላቸው ሰዎች አሉ። ስለዚህ እንደዚህ ኢትዮጵያ ውስጥ በየ አመቱ ብሄር ብሄረሰቦች ቀን ይከበራል። የተለያዩ ቤሄሮች አንድላይ መጥተው ይጨፍራሉ የእነሱን ባህል ያሳያሉ የነሱን አመጋገብ ያሳያሉ። ከባህላዊ ልብሶች አይነት የምትነግረው? ስለዚህ ባህራዊ ልብስ ጥቅምም ጉዳትም አለው። ማረግ ማለት ነው ልብሱን ምንድነው አንደኛው ጥቅም ሲባል የዛን ባህል እንገልፃለን እንዴት? ለምሳሌ ባህላዊ ልብስ ካረግን የነሱን አበላል የነሱን አጠጣጥ ለምሳሌ አብረው የሚጠጡ አሉ። ወይም ደግሞ ለብቻ የሚበላ ባህል አለ ወይም አብሮ መብላት ግድ የሆነበት ባህል አለ ወይም ደግሞ አባትየው ካላጎረሰ በስተቀር መብላት የማይቻልበት ባህል አለ። ይሄ ሁሉ ባህልን በባህላዊ ልብሳቸው አይተን ሊገባን ወይ ደግሞ ልንረዳ ልንረዳ እንችላለን። ስለዚህ ባህላዊ ልብስ ይሄ ሁላ ነገር ያሳየናል ባህላዊ ልብስ ይሄ ሁላ ነገር ይነግረናል። ይሄ ደግሞ የባህላዊ ልብስ ጥቅም ነው ብዬ አስባለሁ። ስለዚህ ሌላኛው ደግሞ የባህላዊ ልብስ ጥቅም ደግሞ እንኮራብታለን በባህላችን ለምሳሌ ያንን ብሄራዊ ያንን ባህላዊ ልብስ ካደረግን እንደምንኮራበት እያሳየን ነው ማለት ነው በዛኛው ባህላዊ ልብስ እንኮራለን። በዛ በዛ ዘር ወይ ደግሞ በዛ በዛ በዛ ትውልድ እንኮራለን ማለት ነው። ስለዚህ ባህላዊ ልብስ ማድረግ ብዙ ጥቅሞች አሉት። የሌላኛው ጥቅም ደግሞ ይጨምራል የኛን ትሁትነት ለዛ ባህል ያንን ልብስ ካረግን ለዛ ባህል ትሁት ነን ማለት ነው። ባህላችንን አልቀየርንም ማለት ነው። ስለዛ ይሄ ይሄ ያሳያል ባህላዊ ልብስ ጥቅሞች ነው። ሌላ ደግሞ የባህላዊ ልብስ ጉዳትም አለው። ጉዳቱ ምንድነው ከተባለ? ለምሳሌ አንደኛ ጉዳት የምለው አሁን ኢትዮጵያ ውስጥ የዘር መከፋፈል ስለመጣ እንደ ድሮ አይደለም ግን የዘር መከፋፈል ስለመጣ መንግስት የማይፈልገውን የባህላዊ ልብስ ከተደረገ ተቃውሞ ሊፈጠር ይችላል። ለምሳሌ አሁን መንግስት ብዙ ጊዜ እንደዚህ የሆነ ስሙን አልጠራም ግን የሆነ የተለየ የባህላዊ ልብስን ከተደረገ መንግስት ወደ ማሰር ሊገባ ይችላል። ወደ ስሪት ቀጥታ ምንም ቃላቸውን ሳይቀበል ቀጥታ ወደ እስር ቤት ልቀበል ወደ እስር ቤት ልትገፈተሩ ትችላላቹ። አሁን ይሄ መጥፎ ነገር ነው ብዬ አስባለሁ። ስለዛም ምንድነው የማስበው እኔ? የሰው ልጅ መብት አለው ስለዚህ የራሳቸውን መብታቸውን የመግለጽ መብትም አላቸው። ስለ ምንድን ስለ ምን እንደሚያወሩ የመግለጽ መብት አለችው ስለዚህ። ይሄ ሁላ ነገር መግለጽ አለባቸው። ሌላኛው ደግሞ እንማውቀው ከሆነ የሆነ የተለየ ልብስ ከተደረግን ልንመታ እንችላለን። በፖሊስ ልንመታ እንችላለን። ለዛ ነው ችግሮቹ።

መንዳት ትችላለህ የሚለው። እሺ ይሄን ጥያቄ ለመመለስ ደውልልኝ ደግሞ መንዳት ምን እንደሆነ እናወራለን። የመንዳት ጥቅሞቹ እናወራለን የመንዳት ጉዳት እናወራለን። እና እኔ መንዳት እንደምችል እንደማንችልም በስነ ስርዓት በሰፊው እናወራበታለን። እሺ ስለዚህ መንዳት ማለት ነው ሲጀመር መንዳት ማለት ለምሳሌ ሳይክል ሊሆን ይችላል። መንዳት ማለት መኪና ሊሆን ይችላል ምንድን ማለት ብዙ ነገር ነው የሚሆነው። ግን አሁን በመኪና አንፃር ካየነው። ወይ ደግሞ በጀመርና እንጀምርና በሳይክል ከዚህ እንቅልፍ ወደዛ በሳይክል አይነት ካየነው ሳይክል መንዳት ድሮ አልችልም ነበር። ደሮ ስል በቅርቡ ነው የለመድኩት መንዳት። ስለዚህ በጣም ነበር የምወድቀው ሳይክል ስነዳ በጣም ነበር ፍንግል ብዬ የምወድቀው። እርቅና ገቀጥ ነበር በጣም በጣም ነበር የምሳበረው። ያዛኝ እያድኩ እያድጉኩ ስመጣ በቃ ገባኝ ሳይክል እንዴት ነው የሚሄደው አሁን ነገር ገባኝ። ስለዛ ሳይክል ምንድነው? ችላለውኝ አዎ ጥቅምም አለው ሳይክል መንዳት። ጥቅም ምንድነው? ካልን ሳይክል መንዳት ለምሳሌ አሁን ቶሎ እንደርሰኛል። ጦር ቶሎ እንደርስ ለምሳሌ እቃ የምናጓጉዝ ከሆነ በእግር ከመሄድ ይልቅ ሳይክል ይቀላል ወይ ደግሞ እቃ የምንይዝም ከሆነ ይቀደል በሳቅ መሄድ። ሌላኛው ደግሞ ለስፖርትም ይሆናል ሳይክልም ደግሞ ምንድነው? ለምሳሌ አሁን ጠዋት ጠዋት ተነስተው ሳይክል የሚሄዱ ሰዎች አውቃለሁ። ጠዋት በጠዋት ተነስተው ሳይክላቸውን ይዘው ከዛ እስከ ጠዋት ድረስ ነድተው የሚመጡ አሉ አሁን ለጤናቸው ለስፖርት ለ ጠንካራ ለመሆንም ይጠቅማችኋል። ስለዚህ ሳይክል መንዳት ጥቅሞች አሉት። ጉዳትም ደግሞ አለው እንደምናቀው ከሆነ ሲበዛ በጣም ድካም ነው። አሁን ለምሳሌ በጣም ካበዛነው በጣም ዝም ብለን የምንነዳ ከሆነ በቃ ድካም ድካም ድካም ይለናል። ይሄ ችግር አለበት እንጂ በአብዛኛው ሳይክል መንዳት ለጤና በጣም በሀኪም ይመከራል። ሌላኛው ደግሞ መኪና መንዳትም ከገባን ደግሞ መኪና ምንድነትም እችላለሁኝ። መንጃ ፍቃድም ያወጣሁት በአስራ ስምንት አመቴ አስራ ስምንት አመቴ ከሆነ ከሁለት ወር በኋላ ነው። መንጃ ፍቃድ ያወጣሁት መንጃ ከድሮም እዚሁ ሰፈር ሰፈር መኪናም ስለምነዳ አልከበደኝም ነበር። ቶሎ ለምን ብደቂር ነው ቶሎ ለመውጣት አልከበደኝም ነበር። አሁን ሌሎች የማውቃቸው ሰዎች በጉቦ ነው የምንለው። በጉቦ ከፍ ከፍለው ከዛ ነው የሚያልፉት። ግን አሁን እኔ አልከበደኝም ምንም ነው ያልከበደኝ። ልምድ ስላለኝ የድሮ ከድሮም ልምድ ስላለኝ ምንም ነው ያልከበደኝ መንዳት። ስለዚህ አሁን መኪና መንዳት እንደምታቁት ጥቅም አለው ለምሳሌ አሁን መኪና እንደት በጣም በጣም ወሳኝ የሆነ ነገር ነው። በዚህ ዘመን ያለ መኪና በጣም ከባድ ነው። ሁሌ በ ሁሌ በ ሁሌ በ ታክሲ እሱ ሁሌ አንችለውም ሁሌ በታክሲ እንችለው ስለዚህ ስለዚህ መኪና ከያዘን እናንተ ደግሞ ታክሲም አይገኝም። ስለዚህ በተለይ ደግሞ የ በመብራት የሚሰራ ኤሌክትሪክ ካገኘን አሁን እኔ በጣም ነው የምጠቅመኝ ለምን ለአንድ ለብርም ለወጪም ይቀንስልናል። ለብዙ ነገር ይጠቅመናል እና ደግሞ ቶሎን እንደሰገኝ ቀጠሮ ካለብን ቶሎ ደርሰን ቶሎ ጨርሰን እንድንመጣ ያደርገናል። መኪና የሚኖረን እንደውም መኪና ባይኖረን ደግሞ እንደምናውቀው ጉዳትም አለው። ለምሳሌ አንደኛው ጉዳት ምንድነው? ከተባለ በጣም እያበረርን ከሄድን በጣም ብዙ በተለይ ደግሞ ልጆች ናቸው እንደዚህ ደግሞ ብዙ ጊዜ የሚያደርጉት እንደዚህ በጣም ያበረሩ ከሄዱ። ሰውን ይገጫሉ አሁን በቅርቡ ዜናው የሰማሁት ወደ ሳር ቤት አካባቢ የሆነ ሰው ተገጨ። በጣም ያበረረ ሄዶ አንዳኔ ደግሞ ሰውም ችግር አለበት። ሰውም ቶሎ ስለሚገባ ችግር አለበት ለዛ እያበረረ ሄዶ ተገጨ አሉ። አሁን ይሄ የመንዳት መጥፎ ጎኖቹ ናቸው። በስርዓት ብንነዳ ጥሩ ነው ብዬ አስባለሁ።

በየትኛው እጅ ትጽፋለህ የሚለው? ስለዚህ ይሄ ጥያቄ በጣም ደስ የሚለየኝ ጥያቄ ነው። እና ደግሞ በየትኛው በዚህ ርዕስ ላይ በየትኞቼ እንደምጽፍ ለምን ይሄኛው እጄን እንደመረጥኩት። ብቻ በደንብ እናወራበታለን። እሺ አሁን እኔ የምጽፈው በቀኝ እጄ የምጽፈው በቀኝ እጄ። የምጽፈው እግሬ ደግሞ ግራኝ ነው ተቃራኒ ነው ወነው። ብዙ ጊዜ ሰዎች እግራቸው ግራ ከሆነ እጃቸውም ግራ ነው የሚለው እጃቸው ቀኝ ከሆነ እግራቸውም ቀኝ ነው የሚሆነው። ስለዚህ ይሄ ይሄ እንዴ ነው ግን አሁን የኔ ተቃራኒ ነው እግሬ ግራኝ ነው። እጄ ደግሞ ቀኝ ነው። ስለዚህ የምጽፋው በቀኝ ነው። ይሄ እኛ ነው ማለት ነው። አሁን ለምሳሌ እንዴ ድሮ የሚወራ ተረት አለ። በቀኝ እጁን የምጠቀምና ግራ እጁን የሚጠቀም ከባድ ልዩነት አለው። አሁን ለምሳሌ ቀኝ እጁ የሚጠቀም ሰው ባህሪው እረጋ ያለ ባህሪው መቸኮል እንደዚህ እንደዚህ ይባላል። ግን ይሄኛው እንግዲህ የሆነ አባባል ነው ስለዚህ ሁሌም እውነት አይሆንም ነው። ደሞ ደግሞ ግራ እጁን የሚጠቀም ሰው ደግሞ ተንኮለኛ ሸረኛ ሁሌ ተንኮል ብቻ የሚያስብ ሰው። እንደ እንደዚህ እኔ እሱ ነው በግራ በግራ እጁ የሚጠቀም ይባላል። ግን ይሄም እንደምናውቀው ውሸት ነው። ለኔ ደግሞ በቀኝ በግራ እጁን የሚጠቀም በግራ እግሩ የሚጠቀም ሰው ደግሞ ኳስ ላይ ጎበዝ ነው ይባላል። በቀኝ በቀኝ ደግሞ ኳስ ላይ መጥፎ መጥፎ ይባላል። ይሄም እንደምናውቀው ውሸት ነው አባባል ነው እነዚህ ሁሉም አባባል ነው። ስለዚህ እንዲህ እንዲህ የተባለ ይወራል። አሁን ደግሞ በጣም ደግሞ ግርም የሚለኝ ደግሞ የሰው አይነት ደግሞ ምንድነው? በግራቸው የሚጽፉ በእግራቸው እንደዚህ የሚያደርጉ በእግራቸው የሚስሉ በጣም ነው የሚገርመኝ አሁን እኔ በእንኳን በእግሬ በእጄም መሳል አልችልም። እንዴት ነው የሚሰሩት ብዬ አስባለሁ። በእግራቸው ስለዚህ እንደዚህ እንደዚህ እንደዚህ ሰው ይወጣ ነው። የሚያስገርመኝ ከዛ ሌላኛው ደግሞ በቀኝ መጻፍ ደግሞ ጥቅምም ጉዳትም አለው። ለምሳሌ አሁን እንደዚህ ወንበር ላይ ከሆንን ከዛ ወንበሩን እንደተጋጥሞ ከሆነ ክፍል ውስጥ ማለት ነው። ክፍል ውስጥ ወንበሮቹ እንደዚህ ጥምጥም ብሎ ከተቀመጡ እና ደግሞ እኔ ቀኝ ብሆን ጓደኛዬ ደግሞ ግራኝ ቢሆንም ከዛ እኔ ደግሞ በግራ በኩል ቢቀመጥ እሱ ደግሞ በቀኝ በኔ ቀኝ በኩል ብቀመጥ እንጋፋለን። ለምን እኔ ቀኝ ነኝ እሱ ደግሞ ግራኝ ስለሆነ ስንጽፍ እንጋፋለን። አሁን ይሄ ብዙ ጊዜ የሚያስቸግረን ነገር ነበር። እኔ እኔ እኔ ጥግ የለቀቅ ስለማልፈልግ በግራ ማለት ነው። እሱ ደግሞ እሱ ደግሞ እጅ ለእጅ ስንጋፋ ብዙ ነበር የሚያጭቀጭቀድ። ግን አሁን በየትኛው እጅ ትጽፋለህ? እኔ በዚህ በግራም በቀኝም ለምድር ይነግራል ለምሳሌ አሁን ግርም ምንም በቀኝም በግራ የሚጽፉ ሰዎች አሉ። በቀኝ እጃቸው ጽሁፋቸው ያምራል በግራም ጽሁፋቸው ያምራል። ይሄ በጣም ግርም የሚለኝ ነው እንዴት ለመዳችሁ ብየ ስጠይቃቸው? ከቤተሰብ ነው ከየኛ ቤተሰብ። በመጀመሪያ የለመድነው ወይ በቀኝ ወይ ደግሞ በግራ ነበረ። በአንዱ ማለት ነው ከዛ ደግሞ የኛ ቤተሰብ ገፋፍቶን በዛኛውም እጅ መጻፍ እንድንችል አደርገዋለሁ። ከዛ ጠቀማችሁ እላችኋለሁ አዎ ጥቅም አለው አለው። ለምሳሌ አንድ አንድ እጃችን ቢሰበር ወይ ደግሞ ቀኝ እጃችን ቢሰበር በግራ እንጽፍበታለን ደግሞ ግራው እጃችን ቢሰበር በቀኙ ጽፋለን ብለው በሰፊው አስረተኝ ነበር። አሁን እኔ በጣም እየገረመኝ ነገር ነው። ስለዚህ አሁን እኔ ቀኝ እጄ ቢጎዳብኝ ወይም ቀኝ እጄ ቢሰበርብኝ በቃ መጻፍ አልችልም። ስለዛ በጣም ነው የምጎዳው። ስለዛ በሁለቱም መልመድ ብችል ደስ ይለኛል። አሁን ደግሞ ግራ እጁራ አሁን በግራ እጁም የሚጠቀም ሰው ደግሞ ካለ ደግሞ ግራው ከተሰበረበት በቀኙም መጻፍ ስለማይችል በቃ ይከብዳል። ብቻ እኔ በቀኝ እምጽፈው

የምሳ እረፍቶ ምን ያህል ጊዜ ነው ይላል? እሺ ስለዚህ ጥያቄ ላይ የተለያዩ ሀሳቦችን እናንሳበታለን። የምሳ እረፍት ጊዜ ምን እንደሆነ ወይ ደግሞ የመክሰስ ጊዜም እረፍት ምን እንደሆነ ስንት ስንት ደቂቃ ወይ ደግሞ ስንት ሰዓት እንደምናርፍ ጥቅሞቹ ጉዳቶቹን ይሄን ይሄን እናወራበታለን። እሺ የምሳ እረፍት ምንድነው ስንል ምንድነው ምንድነው? የምሳ እረፍት ብለን ስናስብ የምሳ እረፍት ማለት ከሰራን ወይም ከደከምን በኋላ ምግባችንን የምንጠቀምበት ወይ ደግሞ ምግባችንን የምንበላበት ሰዓት የምሳ እረፍት ይባላል። አሁን እኛ ጋር እኛ ትምህርት ቤት ሁለት እረፍት ነበር የነበረው መጀመሪያ የቁርስ ሰዓት የሚባል ነበረ። ከዛ ደግሞ የምሳ ሰዓት የሚባል ነበረ። ብዙ ጊዜ የምሳ ሰዓቱ አርባ አምስት ደቂቃ ነበር አርባ አምስት እስከ ሃምሳ ደቂቃ ነበር። ከዛ ደግሞ የምሳ ሰዓቱ ደግሞ አንድ ሰዓት ነበር። ብዙም የለውም ልዩነት ግን እንደዚህ ነበር ብቻ ረፍቱ ከዛም አሁን አንዳንድ ሰዎች ምሳቸውን ዘለው ቁርሳቸውን በልተው። እንዲህ የማያደርጉ ሰዎች አቃለው አሁን ለምሳሌ እኛ ትምህርት ቤት እንደ እሮብ ምሳቸውን ዘለው ለ ወደ ኳስ የሚሄዱ ሰዎች አውቃለሁ። ምሳቸውን ዘለው ለኳስ ለመጫወት ብቻ የሚሄዱትን ሰዎች አቃለው። አሁን ይሄ የሚገርመኝ ነገር ነበር። ደግሞ የምሳ ሰዓት እረፍት ደግሞ ጥቅሞችም ጉዳትም አለው። ጥቅሞቹ የምንላችው ምንድነው አንደኛው ጥቅሙ ምንድነው? የምሳ ሰዓት እረፍት በደንብ አርፈን ወይ ደግሞ ከብዙ ከስራ በኋላ ወይ ደግሞ ከትምህርት በኋላ ብዛች ደቂቃ ከጓደኛው እያወራን ወይ ደግሞ ለብቻን ከፈለግን ለብቻችን ሆነን እያወራን ለብቻችን ሆነን እያሰብን ምሳችንን በሰላም የምንበላበት ጊዜ ነው። ስለዚህ በምሳ ሰዓት ደግሞ የስራ ጊዜ ከሆነ ተከፍሎን ምሳ ስለምንበላ በጣም ቆንጆ ነገር ነው። ሌላኛው ደግሞ ጠቀሜታው ደግሞ ለምሳሌ በጣም ደክሞን ከሆነ የምሳ ሰዓት እረፍትን እንደ እረፍት መጠቀም እንችላለን። ለምሳሌ መኪና ካቆመን እዛ አካባቢ ወጥተን እዛ ለዛች እረፍት ሰዓት ብቻ እረፍ ብለን ወይ ደግሞ እንቅልፋችንም ከመጣም እንቅልፋችንን ተኝተን ለአንድ ሰዓት ቢሆንም እንቅልፋችንን ተኝተን ከዛ ደግሞ ወደ ስራችን በስነ ስርዓት መመለስ እንችላለን። ስለዚህ አሁን ይሄኛው ዋነኛው ጥቅሙ ነው የምሳ ሰዓት እረፍት በቃ እረፍት ነው በቃ የሚሰጠን ስለዚህ ይሄኛው ጥቅሙ ነው ሌላኛው ደግሞ ጉዳት ደግሞ አለው። ለምሳሌ አሁን ብዙ ጊዜ የዛን ጊዜ አሁን ትምህርት ቤት ስማር ምሳ ሰዓት ብቻ ነበር የምበለው ከዛ ውጪ አሁን ቢርበኝም ምንም ብሆን ምንም ምንም ብሆን ምንም መውጣት ስለማይቻል የትም አልጠቀምም ነበር። ስለዚህ የኔ ሆድ ለመደባት በቃ ስድስት ሰዓት ውጪ ከስድስት ሰዓት ውጪ እንደማልብላ ለመደ ስለዚህ በቃ ስድስት ሰዓት ነው የምበለው ከዛ ውጪ መብላት አይቻልም በቃ ብሎ ሆዴ አሰበ። ስለዚህ አሁን ይሄ መጥፎ ነው ብዬ አስባለሁ። እንደዚህ የተወሰነ ግዜ ከሰጠነው ለሆዳችን የተወሰነ ሰዓት ከሰጠነው አው ይሄ በጣም መጥፎ ነገር ነው። በጣም በጣም ችግር ነው የሚሆንብን። እንዲህ ብቻ ስትለው እንዲህ ብቻ ብንተወው በጣም ችግር ነው የሆነብን ለኔ የሆነ ጊዜ ከትምህርት ውስጥ ስንወጣ በቃ ከዛ ውጪ ሰዓት አይርበንም። አይጠማንም እንደዚህ መሆን የለበትም ስለዚህ የኛም ሰዓት እረፍት የተወሰነለት ሰዓት ስለሆነ ይሄን ይሄን ጉዳት አለው። ሌላ ጊዜ ደግሞ እዛው ከፊት እዛው ደግሞ የምንጠቀም ከሆነ ደግሞ እዛው ትምህርት ቤት የሚያቀርበውን ምግብ የምንበላ ከሆነ ደግሞ በምሳ ሰዓት እረፍት ውስጥ ላይመቸን ይቸለል ከዛ ካልተመቸን ደግሞ ወደ ህመም እዛው ሄደን እንበላለን። ለዛ የምሳ ሰዓት እረፍት ጥቅሞችም ጉዳትም አለው።

ምን አይነት ጥቅማ ጥቅሞች አሉ ይላል? እሺ ይሄን ጥቂት ለመመለስ የተለያዩ ጥያቄዎችን እናንሳና ከዛ በኋላ እንመልሰዋለን። እሺ ኢንቴኬን ለምሳሌ ምን እንደሆነ ጥቅማ ጥቅም። ጥቅማ ጥቅም ጥቅሞቹ ጉዳቶቹ ይሄን እስቲ በምንችለው አቅም ለማዋራት እንሞክራለን። መጀመሪያ ጥቅማ ጥቅም ምንድነው? ጥቅማ ጥቅም ማለት ከአንድ በአንድ መስሪያ ቤት ለሰራተኞቹ የሚያቀርበው ነገር ነው። ለምሳሌ አሁን እኔ አሁን የለኝም። ተማሪ ስንኩኝ ግን አሁን በድሮ አባቴ የነበረው የጥቅማ ጥቅም ለምሳሌ ከነበረው ጥቅማ ጥቅም አንዱ ነፃ ህክምና ነበር። ከአንድ ቆንጆ ከተባለ ሀኪም ቤት ከዛ ነፃ ህክምና አለው ነፃ መድሃኒት ይሰጠዋል። ለዛ ይሄ ይሄ በጣም በጣም በጣም ነበር የጠቀመው። ከዛ እንደምናቀው እነዚህ ጥቅማ ጥቅሞች በጣም የተለያየ ጥቅሞችን። ጉዳትም አለው። ለምሳሌ አንደኛው ጥቅም ብዬ የማስበው ከገንዘብ አኳያ አሁን እንደዚህ ጥሩ ሆስፒታል ገብተን የሚጠይቁን ብር በጣም ብዙ ነው። በጣም በጣም ብዙ ነው። ለምሳሌ በአንድ ህክምና ሰባ አምስት ሺህ ብር ሃምሳ ሺህ ብር ሊጠይቁ ይችላሉ። ግን ይሄ ጥቅማ ጥቅም ካለ መስሪያ ቤቱ ስለሚችልም መስሪያ ቤቱ ስለሚችለው በቃ ነፃ ሆነህ ወይ ደግሞ ምንም ሳንጨናነቅ ታክመን እንወጣለን። ሌላኛው ጥቅማጥቅም ደግሞ እኔ የማውቀው ደግሞ ለምሳሌ ታከፍሎላቸው ወደ ውጪ ሀገር ሄደው የሚዝናኑም ማለት ነው። አሁን ይሄን በጣም በጣም በጣም ደስ የሚል ጥቅማ ጥቅም ነው። ለምሳሌ አሁን አሁን ለምሳሌ ወደ ውጭ ሀገር ለምሳሌ ወደ ቻይና ተዝናንተው እስከ እነ ቤተሰባቸው ሄደው የሚመጡ አሉ። አሁን በጣም ወሳኙ እና ደስ የሚል ነገር ነው። ስለዚህ እንደዚህ እንደዚህ እንኳን ቢኖረን ለማደግም እንኳን በጣም እንደው ደስ የሚለው ጠንክረን እንድንሰራም በጣም ይጠቅማል። ስለዛ አንድ ቤት እንደዚህ ጥቅማ ጥቅሞችን ሲያበዛ ቆንጆ ደግሞ ታታሪ ሰራተኞችን እያበዛ ነው። የሚሄደው በዛውም በዛው ልክ እያበዛ የሚለው እና ደግሞ እንደምናውቀው ደግሞ ሁሉም ነገር ጥቅም እንዳለውም ሁሉም ነገር መጥፎ ጎንም አለው። ለምሳሌ አንደኛ መጥፎ ጎን ብዬ የማስበው ለ ለ እንደዚህ ጥቅማጥቅሞች ሲበዙ እዛ ላይ ጥገኛ እንድንሆን ያደርግናል። ለምሳሌ አሁን እንደዚህ የሀኪም ቤት እንደዚህ እንደዚህ ጥቅማ ጥቅም ከበዛብን ለሀኪም ቤት ብለን የምናስቀምጠውን ብር እንተዋለን። ለምን? ለምን ሲባል ሀሳብ አለና ለምን ሲባል በቃ አይ የኔ መስሪያ ቤት ስለሚችልልኝ ምንም ነግር። ለምንድነው? ለምንድነው? ማስቀመጠው የሚል ያሳብ ይመጣልናል። ለዛ ይሄ እንጂ ወይ ደግሞ እንድንቀብጥ ያደርገናል እንጂ ሌላውም ብዙም ችግር የለውም። እና ደግሞ እኔ ደግሞ ከሁሉ ስራ ሳገኝ ጥቅማ ጥቅም ቢኖርህ ቢኖር ቢኖረኝ ብዬ የማስበው ምንድነው? ቅድም እንዳወራሁት ወደ ውጭ አገር ሄዶ ከነቤተሰቡ ከነቤተሰብ ተዝናንቶ የመምጣት እንደዚህ አይነት ጥቅማ ጥቅሞች ቢኖሩኝበጣም ነው ደስ የሚለኝ። እደዚህ እንደዚህ አይነት ጥቅማ ጥቅሞች ቢኖሩኝ በጣም ነው በቃ በጣም ነው ደስ ብሎኝ የምሰራው ይሄ ደግሞ ይጨምራል የኔን ታታሪነት ይጨምራል የኔን ታማኝነት ለዛ መስሪያ ቤት ይጨምራል ብዙ ነገር። ስለዚህ ሁላችንም እንደዚህ እንደዚህ ሁላችንም ጥሩ መስሪያ ቤት ከገባን እንደዚህ ጥቅማጥቅሞችን እንቀበላለን ማለት ነው። ስለዛ ሌሎች ደግሞ ጥቅማጥቅሞች የምናውቃቸው ደግሞ ምን አሉ? ለምሳሌ ሆኖ ሳሙና ወይ ደግሞ ሶፍት እነዚህ እነዚህም ይመጣሉ ከለምሳሌ እድገት ከሆነ ከድሬ እንደዚህ ይመጣና በርካሽ ዋጋ ለሰራተኞቹ ይሰጣል። አሁን የቆንጆ ጥቅማ ጥቅም ነው።

አሁን ደግሞ ቃልህን ትጠብቃለህ ነው የሚለው ይሄ ጥያቄ ቆንጆ ጥያቄ ነው። ስለዚህ ጥያቄ ስናወራ ምን ምን እንደምንነሳ ልናገር። ቃል መጠበቅ ምን እንደሆነ? ቃል መጠበቅ ጥቅሞቹ ቃል መጠበቅ ጉዳቶቹ። ይሄን በምንችለው አቅም እናወራለን። ስንጀምር ቃል መጠበቅ ምን ማለት ነው? ቃል መጠበቅ ማለት ለአንድ ሰው ይሄን ይሄን ነገር አደርጋለሁ ወይ ደግሞ ይሄን ይሄን ነገር እሆንልሃለሁ ይሄን ይሄን ነገር አደርጋለሁ ተብሎ። ተብሎ ካሉ በኋላ ከዛ ለምሳሌ ይሄንን ይሄንን እግር አደርግልሃለሁ ከዚህ ጊዜ በኋላ ከተባለ። በዛ ጊዜ ካረጉ ቃላቸውን ጠበቁ ወይም ቃላቸውን አላጠፉም ይባላል። ከዛ ቃል ማጠፍ በጣም አስቀያሚ እና አስነዋሪ ነገር ነው። በእኛ ማህበረሰብ። ስለዚህ እኛ ብዙ ጊዜ እንደዚህ ነገር አንተገብርም የእኛ ማህበረሰብ እንደዚህ አይነት ነገር አይተገብርም። አሁን ለምሳሌ ለምሳሌ አሁን ልስጠው ልምስ አሁን ምሳሌ ልስጥ እንዴት ቃል ማጠፍ እንዴት እንደሚጎዳ? አሁን ለምሳሌ አባት ለልጁ ከ እንደዚህ ከ ከአንድ ከእንደዚህ ጥሩ ውጤት አምጣና ትምህርት ላይ ከዛ ከአንድ ወር በኋላ ወይ ሳይክል እገዛልሃለሁ ብሎ ቃል ከገባ በኋላ። ከዛ ልጁ ጥሩ ውጤት አምጥቶ አባቱ ቃሉን የማይጠበቅ ከሆነ። ልጁ ይጎዳል በቃ እኔ ከዚህ በኋላ ምንም ባደርግ ምንም አያደርግልኝም። ስለዚህ አልሰራም ምንም ጥሩ ውጤት አላመጣም አለፋም ብሎ ያስባል ልጁ። ስለዚህ ቃልን መጠበቅ ለልጆችም እንደ ትምህርት ነው። ለምሳሌ አንድ ቃሉን የጠበቀ አባት ለልጆቹም ማስተማሪያ ይሆናል ለልጆቹም ትምህርት ይሆናል። ስለዚህ ቃላችን መጠበቅ በጣም ግዴታና ወሳኝ የሆነ ነገር ነው። ስለዚህ አሁን ለምሳሌ ልናገረው ጥሩ ጎኖቹን ቃልን መጠበቅ ቅድም እንዳወራነው። ለሰው ልጅ ይሰህታል ሰው ልጅን ያበረታታል። አዎ በቃ እኔ በደንብ እሰራለሁ ይላል የሰው ልጅ። ከተደረገልኝ እንደዚህ እንደዚህ እማ በደንብ እሰራለሁ ብሎ ያስባል። አይምሮ ስለዚህ አይምሮአችን በደንብ ይሰራል በደንብ ጥንክር እንዲል። ቃላችንን ጠብቅ ለአንድ ሰው አሁን ለምሳሌ ደግሞ ጥቅሞቹን ልናገር ደግሞ ቃልን መጠበቅ ቅድም እንዳወራሁት። ጥቅሞቹ አንደኛው ያነሳሳል ለዛኛው ሰው ይሰጣል ሞራል ይሰጣል። ትሁት መሆኑን ያሳያል። ለምሳሌ አንድ ሰው ቃሉ ጠበቀ ማለት ትሁት ነው ማለት ነው። ለቃሉ ታማኝ ነው ማለት ነው። ስለዚህ እንደዚህ አይነት ሰው ትሁት ስለሆነ ይታመናል ከዚህ በኋላም በዚህ ብቻ ሳይሆን በሌላ ነገርም ይታመናል። ስለዚህ ቃላችንን ጠበቅ በጣም ወሳኝ እና ግዴታ የሆነ ነገር ነው ማለት ነው። አሁን ደግሞ ለምሳሌ ቃሉን የማይጠብቅ ሰው እንደዚህ ቃል አለመጠበቅ ጉዳቶችን ደግሞ ልናገር። ቅድም እንዳወራሁት ታማኝነት እንዲጠፋ ለምሳሌ አሁን እንደዚህ እንደዚህ አደርጋለሁ ብሎ የሆነ አባት ከዛ ካደረገ በቃ አሁን ልጁ ከዛ በኋላ አያምነውም በቃ። አውቆ ነው እኔን ለመሸወድ ነው ብሎ ያስባል። ስለዚህ ቃላችንን ብንጠብቅ ደግሞ ግን ለልጁም ጥሩ እንዲሰራ ጥሩ እንዲለፋ ከለፋም እንደሚያገኝ ለምን አሳይተነዋል በሌሎቹ ከለፋም እንደሚያገኝ እናሳየዋለን። አሁን ይሄ በጣም በኔ አስተሳሰብ በጣም ወሳኝ እና ግዴታ የሆነ ነገር ነው። ስለዚህ ቃል መጠበቅ ዝም ብሎ እንደ ቀልድና እና ፌሽታ መታለፍ የለበትም። ቃላችንን ስንጠብቅ ቃላችንን ስንጠብቅ ሰውም ያከብረናል በሰውን በሰው ዘንድም ክብር ያስገኛል። አሁን ለምሳሌ እንደነዚህ ጥሩ ገንዘብ ካገኘሁኝ የሆነ ነገር አደርጋለሁ ካለኝ የእኛ ቤተሰብ እና ነው ጥሩ ገንዘብ ካገኘ ማድረግ አለብን። ምክንያቱም አንዴ ቃላችን ሰተናል ቃላችንን ካተፍን ግን በጣም መጥፎ መጥፎ ነገሮችን ይበጣብን ይችላል። አመሰግናለሁ